በቀን ከአንድ እስከ ሁለት አካባቢ ስልክ ልጠቀም እችላለሁ። ስለዚህ በአንድ ቀን ውስጥ ሚኒመም አንድ ሰዓት እስከ ሁለት ሰዓት ልጠቀም እችላለሁ። ሁል ጊዜ በእጅ ስልኬ ስለምጠቀም እንደዛ ልጠቀም እችላለሁ በቀን

ፎቶዎቼ በፍለሽ ላስቀምጥ እችላለሁ በፎቶ ማስቀመጫ ማህደርም ላስቀምጥ እችላለሁ። ስለዚህ ፎቶዎች በሁለት መንገድ ላስቀምጥ እችላለሁ። ወረቀት ከሆነ በማስቀመጫ ማህደር ላስቀምጥ እችላለሁ። ሶፍት ኮፒ ከሆነ ደግሞ በ ፍለሽ አስቀምጣለሁ

አዎ የድሮ ፎቶዎች ይዛለሁ አስቀምጣለሁ። ብዙ ጊዜ የድሮ ፎቶዎችን ቆይተ ስታያቸው በጣም ብዙ ትዝታዎች ስለሚሰጡ የድሮ ፎቶዎችን እይዛለሁ። በ ፍላሽም አስቀምጣለሁ። ለማየት ስፈልግም ከፍቼ አያለሁ።

አዎ በአጋጣሚ ካመመኝ ከስራ ልቀር እችላለሁ ስራም ላቆም እችላለሁ። ከታመምኩኝ መጀመሪያ ጤናዬን ነው ማስተካከል ያለብኝ ካመመኝ ወደ ሀኪም ቤት ሄጄ። ጤናየን የመጀመሪያ ማስተካከል አለብኝ ከዛ በኋላ ወደ ስራ መሄድ እችላለሁ።

መብራት ሲቆረጥ ወደ ሚመለከተውን አካል አመለክታለሁ። የ በምኖርበት አካባቢ መብራት ከተቆረጠ ወደሚመለከተው አካል አምልክቼ እንዲስተካከል አደርጋለሁ። ራሴን ማልችለው ከሆነ። ወደሚመለከተው አካል አመልክቼ እንዲስተካከል አደርጋለሁ።

ማታ ከስራ በኋላ ቤቴ አንዳንድ እሚሰራ ነገር ካለ ቤቴን እሰራለሁ። ከቤተሰብም እጫወታለሁ ከቤተሰብ አወራለሁ። ቤት ውስጥ የሚሰሩ ስራዎችም እሰራለሁ። ስለዚህ ማታ ከስራ በኋላ ቤቴ ብዙ ስራዎችን ልሰራ እችላለሁ

በቤቴ ውስጥ የተለያዩ የቤት እቃዎች አሉ። ቴሌቪዥን አለ። ፍሪዥ አለ። ሶፋ አለ ቁም ሳጥን አለ። የኪችን ካቢኔት አለ። ስለዚህ ብዙ እቃዎች አሉ በቤቴ ውስጥ። ብዙ ሁሉም መቁጠር አስቸጋሪ ስለሆነ እነዚህን በትንሹ ልናገር

አዎ ምግቤን ለሌሎች መካፈል እወዳለሁ ምግብ ስበላ ከሰዎች ተከፍቼ ነው የምበለው። ብቻዬን መብላት እኔ አልወድም። ምግብ የምበላበት ጊዜ በአጠገቤ ሰው ካለ። ከሰው ጋር መብላት እመርጣለሁ። ከሰዎች ጋር ተከፍዬ የሚብላትን እወዳለሁ።

እኔ ኮፊያ ማድረግ አልወድም ኮፊያም አላደርግም። ብዙ ጊዜ እኔ ኮፍያ አድርጌ አላቅም። ኮፍያ የማድረግ ሀሳብም የለኝም። በአንዳንድ ሰዎች አያለሁ በጓደኞቼም አያለሁ ኮፍያ ሳያደርጉ። እኔ ኮፊያ ማድረግ ብዙ አይመስጠኝም።

አሁን ነገሮች በስርዓት አስቀምጣለሁ ብዙ ጊዜ። ያሉ አንዳንድ ነገሮች በስርዓት ነው የማስቀምጣቸው። እንደዚህ ዝርክርክ ያለ ነገር አልወድም። ሁሉም ነገር በስርዓት ማስቀመጥ እወዳለሁ በስርዓትም አስቀምጣለሁ። ስርዓት ያለው ነገርም ማስያዝ ደስ ይለኛል

ብዙ ጊዜ የምጠቀመው መሳሪያ ስልክ ነው በስልኬ ነው ብዙ ነገሮችን የምሰራው። ከዛ ባለፈም በእስክርቢቶ ብዙ ስራዎችን እሰራለው። ስለዚህ እኔ የምጠቀማቸው መሳሪያዎች በስልክ እና በእስክርቢቶ ስራዎችን እሰራለው። እንዲሁም በኮምፒውተር